አዎ የቪዲዮ ጥሪ የቪዲዮ ጥሪ አደርጋለሁ። አስፈላጊ ከሆነ አብዛኛው ጊዜ ግን የድምጽ ጥሪ ነው የማደርገው ግን ማየት መታየት ካለብኝ ከዛ ከምደውልለት ሰው ጋር። አረጋለው የቪድዮ ጥሪ ነው ብዙ ጊዜ። በወር ሁለቴ ሶስቴ በደንብ አረጋለው። ግን ያው በልኩ ማለት ነው

አዎ ሁል ጊዜ ጠዋት ጠዋት የአካል ብቃት እንቅስቃሴ አደርጋለሁ። ካላረኩኝ ሊድ የ አካል ብቃት እንቅስቃሴ ማረግ ሳቆም ድካም ይሰማኛል። ስለዚህ አልተውም ለጤናዬ ለራሴ ስል በየቀኑ ጠዋት ጠዋት ነው የማደርገው። ከቻልኩኝ ጂምናዚያም እሄዳለሁኝ። ካልቻልኩኝ ራሴ ቤት ውስጥ እንቀሳቀሳለሁኝ። እንደዛ ነው

ማደንዘዝ አልወድም አረ ያስጠላል እኮ ሰውን ማደንዘዝ እንዴ አልወድም። ጥሩ አይደለም የእግዚአብሔር ነገርም አይደለም። ይሄ ይሄ ጤነኛ ነገር ተፈጥሮአዊ ነገር አይደለም። ስለዚህ አልወድም መደንዘዝ አልወድም። ሰው በራሱ በጤነኛ ጭንቅላቱ ሲሆን ነው ደስ የሚለኝ የደነዘዘ ሰው እኮ ያስፈራል። አልወድም

አዎ ለኔ ጠቃሚ የመሰሉኝን መተግባሪያዎች ሁሉንም አውርዳለሁኝ የማይጠቅመኝን አላወርድም ጥቅማቸውን ካየሁኝ በኋላ ሚጠቅመኝ ከመሰለኝ ሁሉንም መተግበሪያ አወርዳለሁ የሚያስፈልገኝን ማለት ነው። እመርጣለሁ ግን አወርዳለሁ በየ በየጊዜው አዳዲስ የመጡ መተግበሪያዎችም ላለ ማሳለፍ እሞክራለሁ የሚጠቅሙኝ ከሆነ።

አዎ እንዴ እማራለሁኝ በያንዳንዱ በሚሄድበት በህይወት መስመሬ ላይ እማራለሁ። ከታላላቆቼም ከኩያዎቼም ከተናናሾቼም መንገድ ላይ ከማገኛቸው ሰዎች ላይ። ከሁሉም ነገር እኔ ያስፈልገኝ ይጠቅመኛል ብዬ የማስበው ነገር ከሆነ። አዎ እማራለሁ። በደንብ

አዎ ሰነዶች በደንብ አዘጋጃለው ምሰራቸውን ስራዎች በስርዓቱ ሰንጄ ነው ማስቀምጠው አለበዚያ ይምታታብኛላ። ስለዚህ በስርዓቱ በሰነድ ማስቀመጫ ስራቼ አስቀምጣለው። ወጪዎቼን ገቢዎቼን ሚያስፈልጉኝን ነገሮች። ሁሉንም ነገር እንዳለ ህይወቴ ላይ ሚያስፈልጉትን በሰነድ ነው ማስቀምጠው

እኔ አሁን የምጠቀመው ስልክ አንድሮይድ ነው ስማርት ፎን ነው ተች ስክሪን የሚባለው ማለት ነው። አይ ቴል ይባላል ስድስት ወር አልሞላኝም ከገዛሁት። በጣም ቆንጆ ስልክ ነው ሁሉም ነገር እሰራበታለሁ። ኮምፒውተር እንኳን ማብራት ባትፈልግ ሁሉንም ነገር ይሰራልኛል በጣም ቆንጆ ስልክ የምጠቀመው ስማርት ፎን የሚባለውን ማለት ነው። በደምብ የተጠቀምኩበት ነው።

በልጅነቴ የመኖሪያ ቤታችን ጭቃ ቤት ነበር ግቢ አለው መሬቱ ጠውላ ነው ስም የሚቀባ ጠውላ ስሜት ነበረ ጭቃ ቤት ሲባል የሆነ ሚያስጠላ ይመስላል ግን በጣም ቆንጆ ቤት ነበር እወደው ነበረ ሰፊ ነው ግቢ አለው ደስ ይል ነበር በጣም።

አዎ! እንዴ ምገዛዛቸውን ነገሮች ዝርዝር ጽፌ ነው ምሄደው፤ ምክንያቱም እዛ ከደረስኩ በኋላ አይን አዋጁ ሆነብኛል፤ ይጠፋኛል እንገሳው ነገር ስለዚህ በደንብ በወረቀት ጽፌ ነው የምሄደው፤ ካልጻፉኩኝማ እዛ ስደርስ ይጠፋብኛል። ተዘጋጅቼ ነው ምውጣው። ጽፌ ነው ምወጣው። በተለይ ብዙ እቃ ምገዛ ከሆነ አንድ እቃ ከሆነ አልረሳውም። በርከት ያሉ እቃዎች ምገዛ ከሆነ ግን ጽፌ ነው የምሄደው።

አዎ በጣም ነው ሚዜ መሄድ ምውደው በቀን ከቀን ኑሮ ውሎዬ የማላያቸውን ነገሮች ስለሚያሳየኝ በጣም ደስ ይለኛል። ሚዜ መሄድ ባገኘሁት አጋጣሚ እሄዳለሁ። በእረፍት ቅናቶቼ በቅዳሜ ቅዳሜ ነው። ምሄደው አብዛኛውን ጊዜ እሄዳለሁኝ ሌላ ፕሮግራም ከሌለኝ እንደ እረፍት ካሰብኩኝ ሚዜ መሄድ በጣም እወዳለሁኝ። መጎብኘት እወዳለሁኝ።

የምሳ ሰዓት እረፍቴ አንድ ሰዓት ነው። ከስድስት ሰዓት እስከ ሰባት ሰዓት ያቺን ነው የምጠቀመው አንድ ሰዓት ደግሞ ይበቃኛል። ምሳ ለመብላት ብቻ ስለሆነ በጣም በቂ ነው ምክንያቱም ስራ አስቀምጠን ነው የምንወጣው። በጣም በቂ ነው አንድ ሰዓት ትምህርት ቤትም እያለን እንደዛ ነበረ ስለዚህ እኔ ለእኔ ጥሩ ነው። አንድ ሰዓት ነው የሚሰጠን አንድ ሰዓቱ በጣም በቂ ነው። ለኔ

ከስራ በኋላ ያው ወደ ቤቴ እሄዳለሁ ብዙ ጊዜ ስለሚደክመኝ ወደ ቤ የትም አልወጣም። ጓደኞቼን አላገኝም ቀጥታ ወደ ቤቴ ነው የምገባው ቤቴ ገብቼ እተኛለሁ አርፋለሁ ምንም አላደርግም ከዛ ውጪ። ከሰኞ እስከ አርብ እንደዛ ነው ህይወቴ። ወደ ቤት ነው ቀጥታ ስራ ሲወ ስወጣው ወደ ቤቴ። ቤት እገባለሁ አርፋለሁ።

አዎ አሰላስላለው አንድ አንዴ ትንሽ ጠንካራ የሚሉ ጉዳዮች ከገጠሙኝ ቁጭ ብዬ አሰላስላለሁ ጽጥ ያለ ቦታ ላይ ተቀምጬ ግዴታ ነው። ለመወሰን አስቤ ስለሆነ መወሰን የለብኝ አሰላ ስላለው። አዎ በተለይ ከበድ ያሉጉዳዮች ሲሆን ጠንከር ያሉ ጉዳዮች ህይወት ላይ ሲመጡ በደንብ አሰላ ስላሉለው።

እኔ ፀሀይ አልወድም አለርጅክ አለብኝ እና ጥላ ቦታ ነው መሆን የምወደው እና ጥላ ቦታ ነው የምወደው። ፀሀይ ላይ ከሆንኩ ዣንጥላ መያዝ አለብኝ ግዴታ ካለበለዛ መቆም አልችልም ፊቴ ይቆሳስልብኛል ይቀላል ይቆስላል። ስለዚህ ጥላ ቦታ ነው የምመርጠው። ምንም ጥያቄ የለውም ጥላ። ፀሀይ ያማል እኮ ሲበዛ ጥላ ይሻለኛል ለእኔ።

አዎ በሱቅ ላይ ብዙ ችግሮች ያጋጥማሉ አሁን እኔ ሂሳብ ሰራተኛ ስለሆንኩኝ ብዙ ችግሮች አሉ። የሂሳብ አለመግጠም ያጋጥማል ግን በደንብ ትኩረት እየሰጠሁ እየሰራሁ ችግሮችን እፈታለሁ። ችግርም ባልደረቦችም ችግርም ሲፈጠር እያግባባሁ ለመፍታት እሞክራለሁ። በደንብ

አዎ በጓሮ በኩል ቦታ አለንና ሳልጠጋ አትክልቶችን እተክላለሁ እኮተኩታለው ውሃ አጠጣለው በየቀኑ መቆረጥ ያለበትን እቆርጣለሁ። አዲስ እተክላለሁ በደንብ የአትክልት ስራ ላይ በደንብ ተሳታፊ ነኝ። በደንብ በየጊዜው እከታተላለሁ። የበሰበሱትን ቆርጬ እጥላለሁ። አዲስ የሚበቅሉትን ውሃ በየቀኑ እያጠጣሁ አሳድጋለሁ።

አዎ እኔ ችግር የለብኝም ብዙም ሰው ቢሆን ትንሽም ሰው ቢሆን ከሁሉም ጋር ተስማምቼ እቆያለው። ያው ብዙ ምቾት አይሰጥም ብዙ ሰው ሲኖር ትንፋሹ ይረብሻል። ግን እኔ ብዙ ችግር የለብኝም። ያው ብዙ ሰው ያለበት ቦታ ስለምንኖር ወደ መገናኛ አካባቢም ብዙ ጊዜ ስለምሄድ። ችግር የለብኝም እኔ

ውሸት አይደለም ደብዳቤ የምጽፍለት ሰው የለም። እንደዛ ነው እንጂ የምጽፍለት ሰው ቢኖር አዎ እጽፋለሁ። ግን ምጽፍለት ሰው የለኝም ጽፌ አላውቅም። ያው ሁሉንም ሰው በአካባቢው ስላለ አካባቢው ያለ ሰው በአካል አገኛቸዋለሁ። በስልክ አገኛቸዋለሁ እንጂ ደብዳቤ እስከመጻፍ አልደረስኩኝም እስካሁን።

ሹራብ መስፉት አልችልም። ብችል ደስ ይለኛል እናቴ ትችላለች እኔ ሞክሬያለሁ ግን አልቻልኩበትም። ይሄ ብረቱን አያያዙ ግራ ገባኝ አልቻልኩበትም በፍጹም። ምንም ነው የማልችለው የሚወጋኝ ይመስለኛል እፈራዋለሁ ብረቱ ረጅም ስለሆነ ነው መሰለኝ። ያስፈራኛል ሞክሬውም አላውቅም። አልችልም

አዎ በጣም ቀዝቃዛ የአየር ሁኔታ በጣም ነው የምወደው። ሙቀት አልችልም፤ ያፍነኛል፤ ትንፋሽ ያጥረኛል። ስለዚህ ቀዝቃዛ አየር በጣም ነው የምወደው። አሁን የምኖርበትም አካባቢ ቀዝቃዛ ነው፤ እና በጣም እወደዋለሁ። ሙቀት ላይ መኖር ስለማልችል፤ ቀዝቃዛ አየር በጣም ነው የምወደው። ነፃ አላገኘውም ለሁሉም ነገር።

ቤቴን ማስውበው በጽዳት ነው በጽዳት በመያዝ በየጊዜው በመወልወል በየጊዜው በመጥረግ እንጂ የተለየ አዲስ ነገር አልጨምርም። ድንገት ሲቆሸሽብኝ የግድግዳ ቀደም የግድግዳ ቀለም በየአመቱ ወይም በአመት ሁለቴ አስቀባለሁ። እንጂ የተለየ ነገር አላረግም የ በቃ ጽዳት ብቻ ነው።

የተለያዩ መተግበሪያዎችን እጠቀማለሁ። ዋትሳፕን እጠቀማለሁ፤ ቴሌግራምን እጠቀማለሁ። መልዕክቱን የምልክለት ሰው ባለው መጠን ነው። ቴሌግራም ካለህ በቴሌግራም ነው የምልከው፤ ዋትሳፕ የሚጠቀም ሰው ከሆነ ደግሞ በዋትሳፕ ነው የምትጠቀመው የምልከው። ሁለቱንም የማይጠቀም ከሆነ ሜሴጅ ብቻ የሚጠቀም ከሆነ በሜሴጅ እልካለውኝ እንደዚህ ነው።

አዎ የምቀመጥበት መሬት ጥሩ ከሆነ፣ የሚመቹ ከሆነ ማለት ሳር ከሆነ፣ ድንጋይ እና አሸዋ ጠጠር ያለበት ከሆነ አይመችም። ሳር ከሆነ ግን ተመቻችቼ እቀመጣለሁ በደንብ። ሳር ከሆነ ጥያቄ የለውም ይመቻል እኮ። ድንጋይ ሲሆን ነው የማይመቸው ስለሚቆረቁር እንጂ ለስለስ ያለ ሳር ከሆነ እቀመጣለሁ።

እንዴ አዎ በደንብ በደንብ ፍየል አይቸ አውቃለሁ። አያቴ ቤትም ነበር በደንብ አስታውሳችኋለሁ ፍየል አውቃለሁ በደንብ። እዛ እያለሁ በደንብ አውቃለሁኝ ፍየልማ። በልቼም አውቃለሁ የፍየል ስጋ ታርዶ። ታርዶ እኛ ቤት በልቼ አውቃለሁ ፍየል በደንብ ነው የማውቀው አይቼ አውቃለሁ ደንብ። በደንብ ይታወቃል እኮ።

አዎ አለ በደንብ ዩኒቨርሲቲ ተማሪ ያለሁኝ መምህር አየለ የሚባል አስተማሪ ነበረኝ አሞኝ ነበር መጨረሻ አመት ላይ እና ስነግረው ተረድቶኝ ውጤቴን መጥፎ አላደረገብኝም። ስለዚህ እሱ በጣም ጥሩ አስተማሪ ነው ልረሳው አልችልም። በጣም መልካም አስተማሪ ነው።

የስራን እውነቶቼ ቅርም ይከፍለኝ። ሰላማዊ አሰሪ ማግኘት በደንብ የሚከፍለኝ ግን ፀባይ ያለው ማይጨቃጨቅ እና ሰላማዊ የስራ ሁኔታ ያለበት ቢሮ መስራት ግን በደንብ እየተከፈለኝ ማለት ነው። ጥሩ ገንዘብ መኖሪያ የሚሆን ገንዘብ የተከፈለኝ የትኛውም ወይንስ ስራ ቢሆን ማለት ነው ብዙ አልመርጠም።

አዎ በጣም በመስኮት ጎን መቀመጥ እወዳለሁ። ንፋስ እወዳለው፤ አየር እወዳለሁ ቀዝቃዛ አየር እወዳለሁ። ስለዚህ በ መስኮት ጋር ተቀምጬ በየጊዜው እየከፈቱኝ ንጹህ አየር መሳብ እወዳለሁኝ። በጣም ነው ምወደው መሃል ላይ መቀመጥ አልወድም በፍጹም እንደው በር ጋርም ብዙ ደስ አይለኝም መስኮት ጋር እየከፈትኩት ደስ ባለኝ ሰዓት ንጹህ አየር መውሰድ ነው ምወደው እወዳለሁ በጣም።

አዎ በአንጻሩ ልብስ ለብሷል በተለየ የበአል ጊዜ የአመት በዓል ጊዜ እና ቤተክርስቲያን የሚሄድበት ጊዜ በደንብ እለብሳለሁ ደስ ይለናል ነጭ ልብስ ነው እወዳለሁኝ የባዓል ልብስ መልበስ ለአመት በዓል ሲሆን ያመውቀዋል ቤቱን ያሟሙቀዎል። የባዓል ልብስ ልብስ ነው የሚያምረው አደርጋለሁ በደንብ